ጫጫነ ጫጫታ ብዙ የማገኝበት ቦታ አንዳንድ ቦታ እንኖር ይችላል ህዝብ በበዛበት ቦታ። እንደዚህ ገበያ በበዛበት ቦታ ያው ነጋዴ ስለሆንኩ ሊኖር ይችላል ግን እኔ ብዛት ጫጫታ ያለብኝ ቦታ በደንብ አም አልወድም። ብዛት ለስራ ካልሆነ በስተቀር አልጠቀ አልወድም ጫጫታ። አልወድም በዛ ቦታ ላይ መቀመጥም ላገኝም ታገኝበትም ኧሸ የምችልበትን ቦታ ለመራቅ ነው። እኔ ሁል ጊዜ የምፈልገው እና ጫጫታ ትንሽ እኔ ይረብሸኛል። ስለዚህ ጫጫታ ሞር አልጠቀምም ስለዚህ እሱን ነው የማደርገው

የቀረበ ምግብ እበላለሁ ከራበህ ምንም የማይበላ ነገር የለም። ንጽህናውን የጠበቀ ከሆነ እበላለሁ። እቃው ንጹህ ካልሆነ ግን አልበላም። የቀረበው ምግብ ስለዚህ ሁል ጊዜ ንጽህናቸውን የጠበቁ ከሆኑ የቀረቡ ምግቦችን ልበላ እሞክራለሁ ንጽህና ካለው ብቻ ነው የቀረበውን ምግብ የምበላው። ንጽህና ከሌለው አልበላም። ስለዚህ እኔ ንጽህና ያለውን ብቻ ነው መመገብ የምፈልገው። ንጽህና ካለው የቀረ ቢሆንም ለምሳሌ ከቤተሰብ ጋር ስንበላ መጨረሻ ላይ ቢቀር እኔ እሱን እመገባለሁ። ለምን አንድ ላይ እየበላን ስለሆነ ንጽህናውን የጠበቀ ታጥበን በስነ ስርዓት ንጽህናችንን ጠብቀን ከሆነ እነሱም ጠብቀው ከሆነ እበላለሁ።

አዎ የሰውን በአይን እመለከታለሁ ሰዎችን በአይን በደንብ ነው የምመለከተው። ለምሳሌ አንድ ሰው ካመረኝ ስራ በምሰራበት ሰዓት ይሄ ሰው እንዴት ነው ምን እንዴት ይገዛኛል? አይገዛኝም። የስራ ጉዳይ ወደ እኔ ነው ወይስ ሌላ ቦታ ልሄድ ነው? የሚለውን ነገር ያንን ሰውየውን በእኔ ተመልክቼ ወደ እኔ እንዲመጣ አደርገዋለሁ። ስለዚህ ባይን ትመለከታለህ ወይ? አዎ። በደንብ ነው ሰዎችን ባይን የምመለከተው። ለኔ ለገበያም ወደ እኔ እንዲመጡ እንዲሳቡ በአይኔ በደንብ ነው ማያቸው። አዎ እመለከታለሁ

አዎ ቃሌን በደምብ ነው የምጠብቀው ለምሳሌ ቅልል ለሰው ልጅ ቃል የገባሁት ነገር ለመፈጸም ያን ነገር በተቻለኝ መጠን እንደዚህ እንዳረሳ አደርጋለሁ። ጽፌ አስቀምጣለሁ ለምሳሌ በዚህ በዚህ ቀን ይሄ ይሄ በዚህ ቀን ቀጠሮ ካለኝ በዚያን ሰዓት በዚያችን ሰከንድ ከዚያ ሰው ጋር ለመገናኘት ያችን ሰዓት እንዳረሳ ቃሌን ለመጠበቅ እሱን እጠቀማለሁ። ስለዚህ ቃሌን በደንብ ነው የምጠብቀው ለምሳሌ ሰው ገንዘብ ከሰጠኝ ያንን ቶሎ ለመለስ። ቃሌን እንጠብቃለን ሰዎች ስልክ ደውለው በዚህ በዚህ ሰዓት ይሄ እቃ ይቅረብልኝ ካሉኝ። ያንን እቃ ለማድረስ እና ለመንእንትን ለማለት ሁል ጊዜ ያንን ቃሌን በደንብ ነው የምጠብቀው አደርጋለሁ

አዎ የሞባይል ዳታ እጠቀማለሁ ለምሳሌ ለዳታ የምጠቀመው ምንድነው? ሁል ጊዜ አንዳንድ ጊዜ መብራት ሲሄድ የምሰራውን ስራ እንዳይቋረጥብኝ ዳታ እጠቀማለሁ። አንዳንድ መረጃዎችን ከፌስቡክ ሊሆን ይችላል ከ ከኢሜል የተለያዩ ነገሮችን ሰርች ለማድረግ እነ ቲውተር ዋትሳፕ ቴሌግራሞች ነኝ። መረጃዎችን ለማግኘት ስፈልግ ዳታ እጠቀማለሁ መብራት ሲሄድብኝ ማለት ነው። ስለዚህ እጠቀማለሁ ግድ ነዋ መብራት ደግሞ አንዳንድ ጊዜ አሁን ይጠፋል ስለዚህ እሷን ለመጠቀም እሱን እጠቀማለሁ

አዎ ልብሶቼ በስርዓት ነው የተደረደሩ ቁም ሳቅ ነው ውስጥ ሁል ጊዜ ልብሶቼ በስርዓት ነው አጣጥፌ የማስቀምጠው። እነሱ ካልተቀመጡም እራሱ በጣም ልብስ ልቀይር ስገባ ቁም ሳጥኑ ደስ አይለኝም። ስለዚህ ሁልጊዜ ልብሶችን አጣጥፌ በስርዓት ተኩሼ ነው የማስቀምጣቸው ልብሶቹ በስርዓት የተቀመጡ ናቸው። ልብሶችን በስርዓት ነው የማስቀምጠው። እንደዚህ እንዲዘረበረክ ምናምን አልፈልግም ሲያስረዝርኩብኝ አልወድም። ስለዚህ በደንብ ነው በስርዓት እኔ ልብሶችን በስርዓት ነው የማስቀምጣቸው በስርዓት የተቀመጡ ናቸው። ሁልጊዜም እንደዚያ የተደረደሩ ናቸው በስርዓት

እኔ የጠዋት ሰው ነኝ። ጧት ዘጠኝ ሰዓት ነው የምነሳው ወደ ስራ ለመሄድ ዘጠኝ ሰዓት ወይስ ስምንት ተኩል ተነስቼ ነው ወደ ስራ የምገባው። ስለዚህ የጠዋት ሰው ብባል ደስ ይለኛል ከማታ ይልቅ እና በጠዋት ተነስቼ። ወደ ስራ ነው የምሄደው በጠዋት ተነስቼ ስራዬ ላይ ስገባ ደግሞ ደስ ይለኛል ስራዬን በፍቅር የምውለው በጧት ስነሳ ነው። ለማንኛውም እስራኤልን ለመስራት ለማከናወን አእምሮዬ ፍሪ የሚሆነው። በጠዋት ተነስቼ ጸሎቴን ሻወር ወስጄ ወደ ስራም በፍጥነት የምሄደው ስለዚህ። የጠዋት ሰው ነው በጠዋት ነው የምነሳው በጠዋት መነሳት ነው የምወደው።

አዎ በቡድን መስራት በጣም ነው የምወደው። በቡድን መስራት ደግሞ ስኬታማ የሚያደርጋት መካከል አለ። ስራ ላይ ይሄ ሊሻሻል ይሄ ጥራት ቢጨመር የሚለውን ስለምንመካከር በደንብ ነው በቡድን የምንሰራው። ለምሳሌ ይሄ እኔ አሁን በምሰራበት ባትክልት ዙሪያ ይሄንን አትክልት ብናመጣ ይሄን ቢያዋጣናል ይሄን ብንሰራ በዚህ በዚህ ቀን ብንመጣ። በዚህ ሰዓት በዚህ ሰዓት ቢመጣ በዚህ ገብያው ጥሩ ነው የሚለውን ነገር ስለምንመካከር በቡድን በደንብ ነው። ምንሰራው ከቤተሰብ ጋር ይሄን ይሄንን እንስራ ይሄንን እንለወጥ የሚለውን ነገር። በደንብ ስሰራ በቡድን እሰራለሁ። ደስ ነው የሚለኝ በቡድን

የስራ ምኞቶች እኔ ወደፊት ምን ላይ ነው መድረስ የምፈልገው በጣም ትልቅ ቢዝነስ። ማንነው እንሁን እኔ ቢዝነስ ማን እንሁን ለወገን ለሀገር ለህዝብ ለአለም ህዝቦች በሙሉ። የሚጠቅም የስራ ምኞቶቼ እነዚህ ናቸው። እንደገና በጎ ነገር ማድረግ እርዳታ ለሰዎች ለምሳሌ ጎፈንድሚ አዘጋጅቶ የተጎዱ ሰዎችን ስራ መስራት የማይሰሩ ሰዎችን ጎዳና ላይ ያሉ ሰዎችን። እነዚህን ሰዎችን አሳትፌ እነዚህን ስራ እቅዶች ኢንቨስትመንት ላይ መሰማራት ውጪ ንግድ ላይ እነዚህን በደንብ ነው መሰማራት የምፈልገው። እና እነዚህን በደንብ ነው ማድረግ የምፈልገው

የትውልድ ከተማዬ እኔ ሽዋሮ ምትባል አለች በጣም ደስ የምትል ትንሽ ሞቀት ትላለች ሞቀታማ ናት ትንሽ በጣም ደስ የምትል ማንጎ ፍሩቱ ምን ያለባት አትክልት የሞላባት ሀገር በጣም ደስ የምትናገር ናት። የሻዋሮ ቤት ነው። ትውልዴ ግን ያው ያደኩት አዲስ አበባ ነው። የምኖረውም አዲስ አበባ ነው የትውልድ ሀገሬ ግን እዛ ሽዋሮት ናት። በጣም የምወዳት። ያው በሶስት ወርም በአራት ወርም ቤተሰብም እዚያ ስለሆኑ እሄዳለሁ በጣም ምወዳት ማከብራት በጣም በፍቅር። ደስ የምትለኝ ሀገር ናት

እኔ የምወደው ቀለም በጣም ደስ የሚለኝ ውሃ ሰማያዊ ነው በጣም ውሃ ሰማያዊ ከለር በጣም የምወደው ውሃ ከለር። ከዚያ በመቀጠል ሁለተኛ ደረጃ ግን ነጭ ደስ ይለኛል። ስለዚህ ግን በጣም በጣም የምወደው ከለር ውሃ ሰማያዊ አንደኛ ደረጃ ሁለተኛ ነጭ ሶስተኛ። ፒንክ ነገር ቢሆን ደስ ይለኛል። ስለዚህ የምወደው እኔ በጣም የምወደው ቀለም። ውሃ ሰማያዊ ቀለም ውሃ ሰማያዊ በጣም በጣም እወዳለሁ። ውሃ ሰማያው ስለዚህ ይሄ ነው ያለው እኔ ውሃ ሰማያዊ ቀለም በጣም ነው የምወደው

የምወደው እንስሳ እኔ በጣም የምወደው በግ ነው። በጣም በጎችን እወዳለሁ። ፍየሎችንም እንደዛ ከብቶችን እንደዛ አገልግሎት የሚሰጡ ደግሞ ለጭናት ኢትዮጵያ ነው የሚያገለግሉ አህዮች ድመት ውሻ በጣም ነው የምወድ። የምወደው እንስሳ እኔ በጣም ደግሞ በቃ በላይ ደግሞ በጣም የቤት ውሻን በጣም እወዳለሁ። ሰው ይወዳሉ። ሰው አከብራለሁ ሰው ባለቤታቸውን በጣም ነው የምወደው ስለዚህ በጣም የምወደው ከተባለ። ውሻ ነው ከዛ በመቀጠል በግ ፍየል ከብቶችን በደንብ ነው የምወደው። ምናልባት እነዚህ እነኚህን ነገሮች ነው እንስሳ የምወደው ድመትም በዚያ ላይ እወዳለሁ እንስሳዎችን በጣም ነው የምወደው።

የምወደው ከተማ እኔ የት ነው? ጎንደር ጎንደር አሁን ጥምቀት በጣም ነው የሚያምረው ጎንደር ከተማ በጣም ነው የምወደው ባህርዳር፣ እንደገናም በሶስተኛውም ደረጃ አዲስ አበባን፣ አክሱም ጽዮን፣ ጎንደር፣ ላሊበላን፣ በጣም የምወዳት ከተማ ግን ጎንደር ከተማ ናት በጣም ነው የምወዳት እሷን በጣም ነው ባህላዊ ነገስታት ያሉበት ጥምቀት አሁን ለምሳሌ ከነገ ወዲያ በጣም ነው የሚያምረው አለም ላይ የሚተላለፍ ጥምቀትን በጣም በጣም በጣም ጎንደር ከተማው በጣም ነው የምወዳት ለዚህ ጎንደር ዘፈ መጀመሪያ በመጀመሪያ መወዳት ማነው ጎንደር

እኔ ወደ ገበያ የምሄደው ያው ነጋዴ ስለሆንኩኝ ቀን በቀን ብለው ደስ ይለኛል ስለዚህ ቀን በቀን ነው እኔ የምሄደው ቀን በቀን ወደ ንግድ ቦታ እሄዳለው። ገበያ ግድ ነው እኔም እዚያ የምሰራበት ገበያ ስለሆነ ቀን በቀን እዛው ገበያ ቦታ ነኝ። በሳምንት ቢያንስ የማልሄድበት ምናልባት ማልሄድበት ሰኞ ሊሆን ይችላል ሰው ብዛት አይገባም። ስራ እዚያ ንግድ ቦታ ላይ እና ሰኞ ላልሄድ እችላለሁ። አንዳንዴ ጊዜ እንጂ እንደውም ደርሼ እመለሳለሁ እንጂ ሳል እዚያው ቦታው ላይ ሳልውል ሳልረግጠው አልውልም። ግን ሰኞ እንደዚህ እንደ እረፍት ወይም ደግሞ የማልሄድበት ከተባለ ያው እሄዳለሁ። ግን ያውሙ በደንብ የማልሄድበት ከተባለ ሰኞ ማለት የሚቻለው እንጂ ሁል ጊዜም ነው። ገበያ ቦታ የምሄደው

የጥዋት እለታዊ ተግባሬ ምንድነው? ጥዋት እነሳለሁ በጥዋት ዘጠኝ ሰዓት ነው ስምንት ተኩል ዘጠኝ ሰዓት እነሳለሁ። መጀመሪያ ፊቴን እታጠባለሁ ቀጥሎ ወደ ጸሎት እሄድና ጸሎቴን ካደረስኩ በኋላ በመቀጠል ሻውሬን እወስዳለሁ። እንደዚህ ጾም ካልሆነ ቁርሴን እበላና ቀጥታ ወደ ስራዬ መሄድ ነው። ቀን በቀን የጥዋት እለታዊ ተግባሬ ይሄ ነው ስለዚህ ቀን በቀን እምተገብራት ይቺን ነው። እንግዲህ መቀጠሉ እምፈልገው እንደዚህ ማድረግ ሁልጊዜም እማደርገው ይኸን ነው

ቅሬታዎችን እቀበላለሁ ቅሬታ ግድ ነው በንግድ ቦታ ላይ ነው ደግሞ ቅሬታ ካልተቀበሩ ስራውን ጥሩ ስለማይሆን ቅሬታ በደንብ ነው የምቀበለው እኔ። ቀን በቀን ቅሬታ ሊመጣ አይችልም። በሳምንት እቃ ገዝተው ሄደው ይሄ ይሄ ተበላሽቶብኛል ጥሩ አይደለም ካልን ያንን ነገር ለማስተካከል ለመካስ እጥራለሁ በቻልኩት መጣሁ ስለዚህ። የቅሬታዎችን እቀበላለሁ ይሄን ሁለተኛ አላመጣም አልደግምም ስለዚህ አሻሽላለሁ አሻሽዬ ደግሞ ለእናንተ እክሳለሁ ብዬ ሰዎቹን ቅሬታዎችን ተቀብዬ ወደ ስራዬ እቀጥላለሁ ማለት ነው። ስለዚህ አዎ ቅሬታ እቀበላለሁ ታስተናግዳለህ

እኔ ማታ በምን ሰዓት ትመገባለህ? ከምመገበው ከሁለት ሰዓት እስከ ሶስት ሰዓት በአራት ሰዓት ባሉት ውስጥ ነው የምመገበው ግን አብዛኛውን ሰዓት ሁለት ሰዓት እመገባለሁ ማለት ነው። ከዛ ቀጥታ የማነበው የምጽፈው ካለው ከቤተሰቡ ጋር መወያየው ነገር ካለ እነዚህ እነዚህ ነገሮች አድርግና ቀጥታ አራት ሰዓት ሲል እተኛለሁ ከዛ ልክ ስምንት እኩል ዘጠኝ ሰዓት ሲል ተነስቼ ጸሎቴን አድርሼ ወደ ስራዬ በነግ ስለሆነ እኛ አትክልት ስራ ስለምንገባው ጅምላ ስለሆነ የማከፋፍለው ለሊት ተነስቼ ወደ ስራዬ እሄዳለሁ፤ ስለዚህ ማታ በምን ሰዓት ትመገባለህ ለሚለው ማታ ላይ ከ ሁለት ሰዓት እስከ አራት ሰዓት።

አዎ ኢሜል እጠቀማለሁ ለምሳሌ እንደዚህ አይነት ኦንላይን ስራዎችን ለመስራት ሊሆን ይችላል። የተለያዩ ነገሮች ስለ ስራም ሊሆን ይችላል። እነሱም የምቀያየርበት በኢሜል ስለዚህ ከቤተሰብ ጋር ኢሜልን ልውውጥ እናደርጋለን የሚጽፉ ይጽፉልኛል እኔም እጽፋለሁ ኢሜል ላይ ኢሜል ልውውጥ እጠቀማለሁ ግድ ነው። ኢሜል ደግሞ ግድ ነው አስፈላጊው ስለሆነ ኢሜል እጠቀማለሁ። እኔ ስለዚህ በደንብ ነው ኢሜል የምጠቀመው በደንብ አድርጌ ነው እኔ ሁል ጊዜ ኢሜሎችን ያው በየቀኑ ባይባልም ከስራ ላይ አረፍ ስል ኢሜሌን ተጠቅሜ ነው። ስራዎችን የማከናወኑ

በመተግበሪያ አብዛኛውን ሰዓት የምጠቀመው ቴሌግራም ዋትሳፕ ሜሴንጀር እነዚህ ነገሮች መልእክት በደንብ የምጠቀምባቸው ኢሜል እነዚህን በደንብ እጠቀማለሁ። በየትኛውም መተግበሪያ ትልካለህ? የሚለው ግን አብዛኛውን ሰዓት በቴሌግራም እና ዋትሳፕ ሜሴንጀር አነኚ ሶስቱ በደንብ እጠቀማችኋለሁ። መልእክት ለመላክ ስለዚህ ማንኛውንም ነገር ፌስቡክንም እጠቀማለሁ። ግን ያን ያህል ሜሰንጀር ላይ ገብቼ በእሱ ነው የምጠቀመው። ያው አንድ ስለሆኑ በደንብ ነው እኔ እነሱን በደንብ የመልእክት እለዋወጥባችኋለሁ እሰራለሁ በሱ ነው መልእክት። መተግበሪያ ላይ

ያካል ብቃት እንቅስቃሴ አደርጋሉ ለምሳሌ ስራ ቦታም ዱብ ዱብ እላለሁ ያው ስፖርት እሰራለሁ። ከስራዬ በትርፍ ሰዓት ባገኘዋት ነገር ስፖርትን እንቅስቃሴ አደርጋለሁ። ጠዋት ጠዋት እንደዚህ እረፍት በሆንኩበት ሰዓት ደግሞ እንደዚሁ ወደ ስራ እስከምገባበት ስፖርት ቤት ሰርቸ ነው የምገባው ስለዚህ አካል ብቃት እንቅስቃሴ በደንብ ነው የማደርገው ለጤናዬም። የተለያዩ ደስታ ለመቋቋም የአካል ብቃት እንቅስቃሴ በደንብ ነው የማደርገው እኔ በጣም ነው የምወደው። ጠዋት ጠዋት ዱብ ዱብ ዱብ ዱብ እላለሁ በደንብ ነው የምጠቀመው ያአካል ብቃት እንቅስቃሴ አደርጋለሁ። ቀን በቀን ማስቻለል ለአስር ደቂቃ ለአስራ አምስት ደቂቃ እስከ ሰላሳ ደቂቃ

ስንት ግዜ ትልካለህ በቀን ውስጥ ቢያንስ አንድ ጊዜ ሁለት ጊዜ ልልክ እችላለሁ ስራ እንደዚያ በጣም የሚበዛ ከሆነ ይሄ ይሄ ስራ ደረሰልኝ ይሄን ስራ ቶሎ ላክልኝ የሚለውን ነገር በ አሁን ሶቴ ኤሜል እልካለሁ። በፍጥነት ስራው እንዲከናወንልኝ ይሄን ይሄን አድርሱልኝ ቶሎ ቶሎ ብላችሁ የእቃው በፍጥነት እንዲመጣልኝ የሚለውን ኢሜል አደርጋለሁ ወደ ስራ ቦታ ስለዚህ በየቀኑ ማለት ይቻላል ማታ ላይ ጠዋት ላይ በፍጥነት ቀን ላይ የስራው ባህሪ እንደ ሂደቱ አድርግና በኢሜል እልካለሁ በስንት ኢሜል እልካለሁ የሚለው ቢያንስ አምስት ስድስት ሊሆን ይችላል በየቀኑ የምልከው ከዚያም በላይ

አዎ የቀን መቁጠሪያ እጠቀማለሁ። የቀን መቁጠሪያ እምጠቀመው ለምንድነው? ለምሳሌ በዚህ በዚህ ቀን ምን መስራት አለብኝ በዚህ ቀን ምን ነው ማድረግ ያለብኝ ብየ የቀን መቁጠሪያዎችን በደንብ ነው እንትን እምለው። በዚህ ቀን ባንክ ቤት ሄጄ ብር እማስገባውም ቀን መውጠሪያ በዚያ በቀኑ ስለሆነ ቀን መቁጠሪያ እጠቀማለሁ። ዛሬ ሰኞ ስንት ስንት ነው? በዚህ ቀን በስንት ብር ማስገባት አለብኝ በዚህ ቀን። ስንት ሽ ብር ማስገባት አለብኝ። እሚለውን ብርም ለማስገባት። ለሰውም ለመላክ ቀን መቁጠሪያዎችን እጠቀማለሁ። ለምን በሰአቱ ካልሄደ በሰአቱ እቃውም ስለማይመጣልኝ ማለት ነው። ስለዚህ ቃል መቆጠሪያዎቹን በዚህ ቀን ምንድነው እምልከው በዚህ ቀን ምንድነው እምልከው እሚለውን? በደንብ ነው

የማውቀው ምሳሌ ድር ብያብር አንበሳ ያሰር ከሰዎች ጋር ብንተባበር ውጤታማና ስኬታማ መሆን እንችላለን። የእነ ቶሎ ቶሎ ቤት ግድግዳው ሰንበልጥ የቸኮሎች አፍስ ለቀመች ለምን በችኮላ በችኮላ ስንሰራ ለምን ነገሮች ይበላሹብናል ማለት ነው። ስለዚህ የነ ቶሎ ቶሎ ቤት ደግሞ የምንባለው ቶሎ ቶሎ ችኮላ ችኮላ ችኮላ ስናደርገው ያ ነገር ፍሬያማ አይሆን የሚለውን ነገር ነው። ስለዚህ ድር ብያብር ደግሞ አንበሳ ያሰር የሚለው ሰው ጋር ከተባበርን አንድ ላይ ከሰራን ለሀገር ለወገንም ውጤታማ እንሆናለን ማለት ነው። ስለዚህ ድር ቢያብራ አንበሳ ያስር ማለት እሱ ነው ማለት ነው። ስለዚህ

አዎ የደንበኞችን እርካታ እርካታ አሳውቃለዉ። ስለዚህ ማስታወቅ ደግሞ ግድ ነው። ዛሬ ለምሳሌ ጥሩ ቃና ያለው ይላሉ ሲናገሩ ከተናገሩ ይሄ ይሄ ጥሩ ነው እላለው። ነገም ያንን እንደዚህ አይነት አቃ ማምጣት ደንበኞችን እርካታ እንዴት ነው እረክታችኋል የዚህ ትላንት የገዛቹኝ እቃ አሪፍ ነበር ወይ ሰሞኑን የወሰዳችሁት እቃ አሪፍ ነበር ተሸጠላችሁ ወይ እኛ ነው ተረክተናል ወይ ደግሞ ቅር ያላቸው ነገር ካለ ይሄ ይሄ አልተመቸንም ካሉኝ እሱን ነው እኔ የማደርገው። ስለዚህ የደንበኞችን አርካታ በደንብ ነው ማሳወቅ አሳውቃለው ታስታውቃለህ አዎ አስታውቃለው በደንብ ነው።

የቅጥር ሁኔታ የተወሰነ ሰዓት ሰርቻለሁ ያው አሁን የራሴ ንግድ ቢሆን የቅጥር ሁኔታ በጣም ደስ የሚል ነበር። ግን ያው እኔ የቅጥር ሁኔታ ትርፋማ የሚኮንበት ስላልሆነ እኛ ሀገር ላይ እኔ እሱን ለቅቄ ወደ ንግድ ነው የገባሁት። ያው የተወሰነ ያው የሚጠቀሙበት አሉ እኔ ግን የቅጥርን ሂደትን ብዙ አልመክርም። እኔን ኢንተርፕረነርሺፕ ነው በጣም የምወደው። ንግድ ላይ ነው በጣም ፎከስ የማደርገው እና የምወደው። ግን የተወሰነ ሰዓት ሰርቼ ስለነበረ ጥሩ ነው። ምንም አይልም የተወሰነ ሰዓት ሰርቻለሁ። ስለዚህ ደስ የሚል ነበረ

ስልኬን በቀን አንድ ጊዜ እሞራለሁ። በቀን አንድ ጊዜ ስለዚህ በቀን አንድ ጊዜ ነው ምን ያህል ጊዜ ታሞላለህ ለሚለው በቀን አንድ ጊዜ ግድ ነው እኔ መብራት ድንገት ቢሄድብኝም እና በቀን አንድ ጊዜ ቻርጅ አድርጌ እሞላዋለሁ ግን እሷ ባያልቅም ባትሪዬ ጥሩ ቢሆንም በቀን ያው ለመብራት ብሄድ ድንገት ሰሞን ይጠፋል እና የስራ ስልክም ስለሆነ በቀን ግድ እሞላዋለሁ እኔ መብራት እንዳለ ቻርጅ አደርግና እሞላለሁ ትንሽ ጎደል ስል እንደዚህ

አዎ በጣም ነው ምግቤን ለሰው ማካፈል የምወደው እንደውም ከሰው ጋር ብበላ ነው ደስ የሚለኝ። እኔ ቀን በቀን ራሱ ከሰው ጋር ስበላ ነው በጣም ደስተኛ እና ሰውነቴ ሁሉ ደስ የሚለኝ። እኔ ምግብ ስመገብ ከሰው ጋር ስበላ ነው ደስ የሚለኝ። ከአብዛኛውን ሰዓት ከሰው ጋር ነው እንጂ ብቻዬን ምናልባት ወይ ቁርስ ወይ የሆነሰዓት ነው እንጂ አብዛኛው ከሰው ጋር ነው የምመገበው ከሰው ጋር ማካፈል ከሰው ጋር ተካፍዬ ስበላ ነው ደስ የሚለኝ። እኔ ስለዚህ ከሰው ጋር መካፈል እወዳለሁ። ምግብ በጣም ነው የምወደው በጣም በጣም ደስ ነው እሚለኝ። ከሰው ጋር ተካፍሎ

አዎ ጊዜን በደንብ ነው የማስተዳድረው እኔ በደንብ በደንብ ነው ጊዜን የማስተዳድረው። ለምሳሌ እንደዚህ ሰዓት ካለኝ እንደዚህ ኦንላይን ስራዎችን እሰራለሁ ከሌለ ደግሞ እያንዳንዱን እጽፋለሁ አነባለሁ። የአንዳንዷን ሰአቴን በደንብ ነው ከስራ ውጪ ከሆነ ብጠቀመው ስለዚህ። በደንብ ነው ሰአቴን የምጠቀመው ማኔጅ የማደርገው። ሰአቴን በደንብ ነው የማስተዳድረው። በደንብ አድርጌ በደንብ በደንብ በደንብ ሁል ጊዜ ነው ሰአቴን በደንብ ነው። ሰሌክት አድርጌ ነው የምጠቀመው ራሱ። እንደዚህ አላባክንም። በምንም ተአምር ማለት ነው የሆነ የአስቸኳይ ጉዳይ

አዎ በደንብ ማሰላስለው። ማሰላሰል አደርጋለሁ ስለዚህ በደንብ አሰላስላለሁ። ስራ ውጤታማ ነው ወይ አይደለም ወይ አይደለሁም የሚለውን ነገር በደንብ ነው ማሰላሰለው። ስለዚህ ትርፋማ ለመሆንም ስራዬን በደንብ አሰላስዬ ነው የምሰራው። በደንብ አገናዝቤ አሰላስዬ ትርፋማና ስኬታማ ለመሆን እነሱን ነገሮች ነው በንግድ ላይ ማሰላሰል ከሌለማ ኪሳራውም ይበዛል ስለዚህ እኔ በደንብ ነው አሰላስብ ስራዬን የምሰራው። ማሰላሰል በደንብ ነው አሰላስላለሁ። በደንብ ስራዬ ውጤታማ እንዲሆን እሰራለሁ። በደንብ ነው አሰላስዬ ግምገማ አድርጌ በስራዬ ላይ ትርፋማና ውጤታማ እንደሆነ በደንብ ነው የማከናውነው አዎ አሰላስላለሁ። ማሰላሰል ግድ ነው።

አዎ በአደባባይ በደንብ ነው ሀሳቤን የምገልጸው ስራ ቦታ አሁን ተሰብስበ ስብሰባ የሆነን ሀሳቤንን በደንብ እገልጻለሁ እናገራለሁ። ምንም የሚያስፈራኝ ነገር የለም። በአደባባይ በደንብ ነው ሀሳቤን የምገልጸው ለምሳሌ ኢንተርፕረነርሺፕ ሊሆን ይችላል ስለ ስራ ዘርፍ ሊሆን ማንኛውም ነገር። ሀሳቤን እናገራለሁ እገልጻለሁ ስብሰባዎች ላይ በተለያዩ የስራ ዘርፎች ላይ ከሰዎች ጋር ስብሰባ ሲኖረኝ። በደንብ ነው ሀሳቤን ገልጬ ሰዎችን ማስረዳው ስለዚህ አዎ ሀሳቤን በደንብ ነው በአደባባይ ላይ የምገልጸው ምንም የምፈራበትም የሚያስፈራኝም ነገር ስለሌለ። አልፈራም በደንብ ነው ሀሳቤን የምገልጸው አዎ ሀሳቤን መግለጽ ስለምችል አዎ በደንብ ነው። ሀሳቤን በአደባባይ ላይ የምናገረው አልፈራም። መናገሮችን

እኔ የምመርጠው ሻይ ነው ቡና ያን ያህል እንኳን አይደለሁም አንድ ሲኒ በቀን ምናልባት ልጠቀም እችላለሁ እንጂ ከዚያ በላይ ብዙ ሻይ አፍቃሪ አይደለም የቡና አፍቃሪ አይደለም። ሻይ ግን በቀን ውስጥ አንድ ጊዜ እጠጣለሁ። ምንም ያለማወላወል ሻይ በጣም እወዳለሁ ሻይ በጣም ነው የምወደው። ዳቦ ስበላ ምግብ ቁርስ ለምሳሌ የተለያዩ ምግቦች ስበላ ሻይ ነው የማዘው። አረንጓዴ ሻይ በጣም ነው የምወደው ለጤናዬም ስለምወድ ሞሪንጋ በጣም ነው ሻይ በአረንጓዴ ሻይ በጣም ነው የምወደው። እና ሁልጊዜም የምጠቀመው አረንጓዴ ሻይ ነው አረንጓዴ ሻይ አፍቃሪ ነኝ። በአረንጓዴ ሻይ በጣም በጣም ነው የምወደው አረንጓዴ ሻይ

አዎ ኮከቦችን በጣም ነው የማፈቅረው። ኮከቦችን መመልከት እወዳለሁ በጣም ነው ደስ የሚለኝ ኮከብ ማታ ማታ ላይ ጨረቃ ጋር ወጥቶ በጣም ድምቅ ሲሉ በጣም ነው ደስ የሚለኝ ማታ ላይ። ወክ ሳረግ ተለያዩ ከስራ ስመጣ ሊሆን ይችላል፣ በጣም ነው ደስ የሚለኝ፤ እና ጨረቃ ኮኮብ በጣም ነው መመልከት የምወደው። ደስ ይሉኛል። ያሉት ድባባቸው ትሪታቸው ትሪት ሲያደርጉ በጣም በጣም ነው ደስ የሚለኝና ኮኮብ መመልከት በጣም ነው የምወደው። ማታ ላይ አብሶ ጨረቃ በጣም ፏ ብሎ ጨረቃ ድምቅ ዳመና በሌለ ሰዓት ኮኮብ በጣም ነው የምመለከተው፤ በጣም ደስ ይለኛል። በጣም ነው የምወደው እመለከታለሁ አዎ። ለዚህ ሁልጊዜ ኮከቦ

አዎ በገበያ ዋጋማ በደንብ ነው። የምደራደረው ለምሳሌ የዛሬ ዋጋ ሽንኩርት አስራ አምስት ብር ሃያ ብር ሰላሳ ብር ሊሆን ይችላል። የሰላሳ ብር እየተደራደርን ነው በደንብ የምንሰራው። ስለዚህ መደራደርማ ግድ ነው ገበያ ላይ። እኔም የስራዬ ባህሪ ስለሆነ በደንብ ነው የምደራደረው ተደራድሬ ነው የምስማማው። ስለዚህ በደንብ ነው የምትደራደረው ምንም እሱ ላይ ጥያቄ የለውም። በደንብ ተደራድሬ ነው ሰዎችን አሳምኜ ወደ ገበ ወደ እቃው እንዲገዙና ይዘው እንዲሄዱ የማደርገው። ስለዚህ አዎ በደንብ ነው የምደራደረው። እነሱም ደስተኛ እኔም ደስተኛ ሆኜ ነው ተደራድረን የምንሰራው። አዎ ልክ ነው። ስለዚህ

አዲስ አመት እኔ እንዴት ታከብረዋለህ የሚለው በጣም ነው አዲስ አመትን የማከብረው። አዲስ አመትን ፕላን አዘጋጅቼ። እንዴት ነው በአዲስ አመት መስራት ያለብኝ። ምን ምን ነገሮችን ነው በዚያኛው አመት ያለ ያልሰራዋቸው የሚለውን። በደንብ አረግና አቅጄ ለአዲሱ አመት ምን ምን መስራት እንዳለብኝ እቅዴን አውጥቼ ፕላኔን እነኚህን ነገሮች በደንብ። እዘርዝርና በደንብ አድርጌ ለወደፊቱ ምን ምን ማሻሻል እንዳለብኝ ምን የሳ ያላሳካዋቸው ነገሮች ምን ምን ናቸው የሚለው እነሱን። ጉድለቶችን ያላሳካዋቸውን ድክመቶችን በደንብ አደረግና እወጣና በደንብ አድርጌ እሱን። ስለምሰራ በደንብ ነው አዲስ አመትም እንደዚህ አድርጌ ነው በደንብ የማከብረው በጣም ደስ

ልብስ የማጥበው ነው በሳምንት ነው በሳምንት አንድ ጊዜ በደንብ አጥበው በሳምንት ነው በቃ በሳምንት ግፋ ቢል ወይ አስራ አምስት ቀን ከሄደ ነው እንጂ። እዛ ከሆነ አስራ አምስት ቀን ግን በ ሳምንት ነው የማጥበው አጣቢ ስላለች። በአጣቢ ነው በሳምንት ነው የማሳጥበው ስለዚህ በደንብ አድርጌ ነው እንትን ምለው ምሰራው የማሳጥበው። ስለዚህ የማጥበው በሳምን በሳምንት ወይም ደግሞ በአስራ አምስት ቀን። ግፋ ቢል በጣም ስራ ከበዛብኝ አስራ አምስት ቀን ከዛ ውጪ በሳምንት ነው ማጥበው በሳምንት ነው። ማጥበው የሚታጠበው ስለዚህ በሳምንት ብለን እናያለን

ልዩ ችሎታ የምለው እኔ ሰውን መረዳት እችላለሁ በደንብ ማዳመጥ ሰውን ከመናገሬ በፊት ዘተና ፐርሰንት ማዳመጥ ነው የምወደው እንደዚህ። መውራት አልወድም ሁልጊዜም ሰዎችን ማዳመጥ ይቀለ ይሻለኛል ከማወራ። ስለዚህ ማዳመጥ በደንብ እወዳለሁ ሰዎችን እረዳለሁ። ሰው የተሳሳተውን ነገር እንዲያርም ደግሞ ያን እንዴት ማሻሻል ማረም መስራት እንዳለበት። እሱን እንዴት ማስተካከል እንዳለበት ለመርዳት ዝግጁ ስለሆንኩኝ ያያ ችሎታ አለኝ ብዬ አምናለሁ። ለሱ እንደዚያ ነው ያለኝ

እንደ እኔ ሁል ጊዜ አዳዲስ ነገሮችን መማር በጣም ነው የምወደው ለምሳሌ ዌብሳይት እማራለሁ። ፎሬክስ እማራለሁ አዳዲስ ነገሮችን በጣም ነው የምወደው እኔ ሳይበር ሴኩሪቲ እና እነዚህን ነገሮች በደንብ ነው የምማረው። ስለዚህ እነዚህን ነገሮችም እማራለው አዳዲስ ነገር ሁሉ ጊዜም አዲስ አዲስ ነገርን። በፍቅር ነው እኔ የምማረው ስለዚህ። አዲስ ነገር መማር ትፈልጋለህ? አዎ በደንብ ነው የምፈልገው መማርም እፈልጋለሁ እየተማርኩም ነው። ቪዲዮ ኤዲቲንግ ግራፊክስ እነኝን በደንብ እየተማርኩ ነው ያለው ስለዚህ

አዎ በስር ቀን በቀን ነው ዛሬም ራሱ እልካለሁ የስራው የንግዱ ባህሪ ስለሆነ። በስር ገንዘብ እልካለሁ ምንም ግድ ነው። ስለዚህ ይሄ የስራ ባህሪ ስለሆነ ምንም ይሄ ግድ ግድ ግድ ነው። ስለዚህ በስልኬ ላላክ አለው። ቀን በቀን በሶስት አራት ጊዜም በቀን ሊሆን ይችላል ከዚያ በላይም ሊሆን ይችላል። በቀን ውስጥ እላላካለሁ ስለዚህ በደንብ ነው። በስርክ የምትልክመው ገንዘብ ነው በስልክ አብዛኛውን ሰው በስልክ ነው የምጠቀመው። ስለዚህ በደንብ ነው የምንላክው። አዎ እጠቀማለሁ እልቃለሁ እጠቀማለሁ በደንብ

አዎ ስራዎችን በቅደም ተከተል ነው የማስቀምጠው ስራዎችን በቅደም ተከተል ካላስቀመጥኩማ እንትኑ ስራው ራሱ አይመጣልኝም ስለዚህ በደንብ ነው በቅደም ተከተል ማስቀመጠው በደንብ አድርጌ በቅደም ተከተል አስቀምጬ ነው የምሰራው። ስለዚህ አዎ በደንብ ነው በቅደም ተከተል አድርጌ ነው የምሰራው። ያለውን ነገር የማከናውነው በቅደም ተከተል በፕላን ነው። ከፕላን ውጪማ ከሆነ ከቅደም ተከተል ውጪ ከሆነ ስራው ራሱ አይሄድልኝም። ስለዚህ በደንብ አድርጌ ዛሬው ምን ልስራ ነገ ምን ልስራ ልስራ የዛሬ ወር ምን ልስራ የዛሬ አስራ አምስት ቀን የዛሬ አመት የሚለውን በደንብ በፕላን የተቀመጠ ስለሆነ በቅደም ተከተል እኔ የምከውነው

በድን ቋንቋ ታምናለህ በድን ቋንቋ ምን እንደሆነ ሊገባኝ አልቻለም በድን ቋንቋ ቋንቋ ምን አለው? ግን በድን የሞተ የሆነ በድን ቋንቋ ምን እንደሆነ ሊገባኝ አልቻልንም። ስለዚህ በድን ቋንቋ ምንድነው? እኔ በድን ቋንቋ ሊገባኝ አልቻልንም። ስለዚህ በድን ቋንቋ ከሆነ አወ አምናለሁ የተለያዩ ቋንቋዎች ነው አወራለሁ። እናገራለሁ ስለዚህ እነኚህን ቋንቋ ከሆነ የሚሆነው አውቃለሁ። ግን በድን የምለው ሊገባኝ አይችልም ስለዚህ በድን ቋንቋ ታምናለህ የሚለው? በድን ምን እንደሆነ ሊገባኝ አልቻልንም። እንደዚህ ቋንቋ አምናለሁ ብዙ ጊዜም በደንብ ስለዚህ በደንብ